ምን አይነት ልብስ ትወዳለህ? እኔ ጊዜ እኔ ብዙ ጊዜ የምለብሰውና የምወደው ልብስ አንደኛ የባህል ልብስ እጅግ በጣም እወዳለሁ። የሚያምር አይነት የባህል ልብስ በተለይ በዚህ ዘመን እየተሰሩ ያሉት የባህል ልብሶች በጣም ሳቢ የሆኑና ማራኪ የሆኑ ልብሶች ናቸው። እንደነዛ አይነት የባህል ልብሶችን እጅግ በጣም እወዳለሁ። እንደዚሁም ደግሞ የእንትን ጂንስ እወዳለሁ። ካኪ የሆነ ልብስ እንደዚሁም ደግሞ ሸሚዝና ቲሸርት በጃኬት መልበስ እወዳለሁ። ሌሎችም እጅግ በጣም ማራኪ እኔን የምወድ ሰው ስለሆነ በዛው ልክ እንደዚህ እነዚህን ነገሮች እወዳለሁ ማለት ነው።

በተፈጥሮ ውስጥ መራመድ ትወዳለህ ወይ? አዎ እኔ በተፈጥሮ ውስጥ መራመድ እና ተፈጥሮ ማድነቅ ከተፈጥሮ ጋራ ደስ ልሰኝ በጣም እወዳለሁ ተፈጥሮን በጣም እናፍቃለሁ። እና ተፈጥሮ ለሰው ልጆች እጅግ ውብ የሆነና ሰዎችን የሚማርክ አይነት አኳኋን ያለው ስለሆነ እኔ ተፈጥሮን እጅግ በጣም የምወደውና የምረካበት ነው ማለት ነው። አጠቃላይ እና ተፈጥሮን እጅግ በጣም እወዳለሁ።

ስለ ፀጉር ተንከባከብ ትወዳለህ ወይ? ፀጉሬን እንከባከበዋለሁ ብዙ ጊዜ ፀጉሬን የተለያዩ በደንብ በል በውሃ አታጠበውና የተለያዩ ንጹህ የሆኑ ሳሙናዎችን እቀባለሁ እንደዛ ደግሞ ፀጉሬን ጥርት እንዲልና እና ከተለያዩ ቆሻሻ ነክ ነገሮች ጽዱ እንዲሆን ያደርግልኛል ማለት ነው። አዎ ፀጉሬ መንከባከብ በጣም እወዳለሁ

ፍየል አይተህ ታውቃለህ ወይ? አዎ ፍየል አይቼ አውቃለሁ። ገዝተንም አርደን በልተንም ስለምናውቅ ፍየል ብዙ ጊዜ አያለሁ እመለከታለሁኝ። ፍየል በእኛ አካባቢ የተለመደ አይነት እንስሳ ነው። እና ብዙ ጊዜ ፍየል ለምግብነት ትውላለች። እንደዚሁም ደግሞ ከሌሎች ፍጥረታቶች ጋራ የሚያመሳስላት የዱር ፍየል እና የቤት ፍየል የምትባል አለች ማለት ነው።